አመሰግናለሁ ይሄ እድል ስለተሰጠኝ። ያው የምወደው የምግብ አይነት ከተባለ ብዙ ምግቦችን እወዳለሁ በተለይ ግን በርገር ደስ የሚለኝና የሚያስደስትኝ ምግብ አይነት ነው። በተለይ ከጓደኞቼ ጋራ ሆኜ ይህንን በማደርግበት ያው በምንዝናናበት በእረፍት ሰዓታችን ሁሌም ደስ እያለን ነው። ያው በቡድን ሆነን የምንመገበው የምግብ አይነት ነው። ሌሎችም ያው የምግብ አይነቶች አሉ በተለይ ሀይልና ሙቀት ሊሰጡ የሚችሉ ነገሮች። ስጋን ወይም ደግሞ ለዚህ ሰውነታችን እንዲጠግኑ የሚችሉ ነገሮች። ኦኬ ሌላም አንዳንድ የምግብ አይነቶች በተለይ በቃ ቅጠላ ቅጥልና ፍራፍሬዎቹ እነሱን በመመገብ ያው ደስተኛ የሚያደርጉ የምግብ አይነቶች ናቸው። ብዙ ጊዜ ከጓደኞቼ ጋራ መመገብ ደስ ይለኛል ምክንያቱም ያው በማህበራዊ የኛ ሀገር በተለይ በማህበራዊ ኑሮ የተሳሰረ ስለሆነ ባህላዊ ምግቦችን በዘው ልክ እንበላለን እንመገባለን። ይህንንም ያው በመሆኑ ደስተኛም ነኝ ሁሌም ላደርገውና የወደፊትም ኢላማዬ። ከጓደኞቼ ጋራ በመዝናናት እንደዚህ እረፍት በሆንኩ በሰአት ደስ የሚሉኝም ኮችን ከባህላዊም ከዘናዊ እያንዳንዱ የምግብ አይነቶችን መመገብ ደስ ይለኛል። እናም ያው በተለይ በተለይ አመጣጥኖ የተመጣጠኑ ምግቦችን መመገብ ደስ ይላል። ለጤናማ አሪፍ እስከመሆኑ ድረስ እኔ እንደማውቀውና እንደተረዳሁት ልክ አመጣጥኜ መመገብ ልምድና እቅድ አለኝ ብዬ አስባለሁ። ያው እንዴ የምትወደው ምግብ ለሚለው ያህል ይሄን እላለሁ? ተለይ ስጋ እንቁላል ብሎም በረገር አንዳንድ ጭጣፋጭ ማር የመሳሰሉም ምግቦች ደስ ይለኛል። አመሰግናለሁ